ስንት ትራስ ትጠቀማለህ ነው? እንግዲህ እኔ ምጠቀመው አንድ ትራስ። አልፎ አልፎ ግን ለመደገፊያ ለምናምን ሁለቱም ሶስቱም ልጠቀም እችላለሁ። ለመኝታ ግን አንድ ትራስ ነው የምጠቀመው ምክንያቱም አንገትም እንዳይቆለመም። ከዚያ ጥንቃቄ አንፃር አንድ እጠቀማለሁ የምለውን ልዉሰድ

በመስመር ላይ ሙዚቃ ትሰማለህ ለሚለው? አው እሰማለው። በመስመር ላይ ሙዚቃ እሰማለው። ቲብ መክፈት ቲክቶክ በመክፈት የተለያዩ ማህበራዊ ሚዲያ በመከ በመጠቀም። በመስፈር ላይ ሙዚቃ እሰማለሁ አዳምጣለሁኝ።

ከፀሀይ እንዴት ትጠበቃለህ? ነው እንግዲህ ከፀሀይ የምጠበቀው እንደኛ ሙቀት ነው። እንግዲህ ከአራት ሰዓት ጀምሮ ትንሽ የሞመቅ እስከ ዘጠኝ ሰዓት ይሟሟቃል። ያንን እንግዲህ ጥላ ጥላውን በመሄድ እንዲሁም ደግሞ ጥላ በማጥላት ጃንጥላ ገዝቼ ጥላ በማጥላት መከላከል እችላለሁ። ማለት ነው።

የድርጅት ሰዎችን ትሳተፋለህ ነው። ያው እንግዲህ ድርጅት ብዙ አይነት መደራጀት አለ። ለስጋ ቅርጫም ከብት ገዝቶ ለመጋራትም መደራጀት ነው። ለቤት ቦታ መኖሪያ ቤት ቦታ ለማግኘት እንደራጃለን። አክስዮን ተደራጅተን የሆነ ቦታ መንግስት ሰጥቶን እየገዛን ማትረፍ ወይም መስራት ቤት አክስዮን ድርጅት እሳተፋለሁ

የጫማህ ቁጥር ስንት ነው? ነው የሚለው የጫማዬ ቁጥር እንግዲህ እ እንደ ጫማው ሳይዝ ይወሰናል እኔ ብዙ ጊዜ የምጠቀመው አርባ ቁጥር ነው። ግን አንዳንድ ጊዜ ሞዱ ሰፋ ሲል ሰላሳ ዘጠኝ እጠቀማለህ። ሞዱ ጠበብ ሲል ደግሞ አርባ አንድ እጠቀማለሁ። ግን ኮመንሊ አብዛኛውን ጊዜ ጫማዎች የምጠቀማቸው እ አርባ ቁጥር ነው። እ በትክክለኛው ሲመጣ አርባ ቁጥር እጠቀማለሁ።

አዳዲስ የስራ ግንኙነቶች ትፈጥራለህ ወይ ነው የሚለው? እንግዲህ አዲስ የስራ ግንኙነቶችን እፈጥራለሁ። ያው አልፎ አልፎ በስራም በንግድም በንግዱ አለም ከደንበኞች ጋር የሆነ እቃ ስመጣ አዳዲስ የሚመጡ ስራዎችን ክሬት በማድረግ ፈጥራለሁ።

መዋቢያ ትጠቀማለህ? አረ እኔ አልጠቀምም። እኔ ብዙ ጊዜ እንደውም እኔ የተፈጥሮ ውሃ ፀጉሬንም ፊቴንም ላጥ ነው እንጂ ሳሙና ሳሙና እታጠባለሁ። ቆሻሻን ለማጽዳት ሳሙና ልጠቀም እችላለሁ። ከዛ ውጪ ይሄ መዋቢያ ነገሮችን ብዙ አልጠቀም። አይታየኝም። አልጠቀምም።

ዋና ሀላፊነቶችህ ምንድን ናቸው? ነው እኔ ዋና ሀላፊነቴ መምህር ነኝ። መምህርነት ደግሞ ሀላፊነት ነው። ልጆችን በትክክል አስተምሮ ማብቃት ትልቅ ሀላፊነት ነው። እንደውም ደግሞ ተጨማሪ ቤት ውስጥ ሀላፊ ነኝ ቤት በመኖር ሲኖር አስፔዛም በተለያዩ ሚገቡ ሚወጡ ነገሮች ላይ ሀላፊነት አለብኝ።

የምትወደው መጽሐፍ ምንድነው? ነው እኔ የምወደው መጽሐፍ። በተለይ የሳይንስ ነክ መጽሐፍቶችን አነባለሁ እወዳለሁ። እንዲሁም ደግሞ ከታሪክም ታሪክ መጽሐፍን እወዳለሁ። የኢትዮጵያ ታሪክ የአለም ታሪክ የአፍሪካ ታሪክ እያልኩ እወዳለሁ። እንዲሁም ደግሞ ፍቅር እስከ መቃብር መጽሐፍ እወዳለሁኝ። እና አነባለሁ እነዚህን አነባለሁ እወዳለሁ።